እሺ አመሰግናለሁ ምን አይነት ልብስ ትወዳለህ? ለሚለው ልብስ እንግዲህ ብዙ ጊዜ ሙሉ ልብስ እወዳለሁ ሙሉ ልብስ ሲባል አጫጭር ቁምጣዎችም ብዙ አልተጠቀምም ስለዚህ ሙሉ ሶሪ ሙሉ ሶሪና ሸሚዝ ነገር ብዙ ጊዜ አዘውትሬ እለብሳለሁ ማለት ነው። ስለዚህ ሙሉ ሱሪና ሸሚዝ እወዳለሁ። ከዛ በተጨማሪ ደግሞ ጃኬት ነገሮችን ጃኬት ነገርም እንደዚሁ መጠቀም እወዳለሁ ማለት ነው። ከዛ ውጪ ግን አጫጭር ቁምጣዎችን እና ቲሸርት እንደነዚህ አይነት ልብሶችን ብዙም አላዘወትርም ብዙ አልጠቀምም። ስለዚህ ብዙ ጊዜ የምለብሰውና የሚመቸኝ የምወደው የልብስ አይነት ረጅም ሱሪ ጃኬት እና ሸሚስ ነገሮች ይመቹኛል። አመሰግናለሁ

እሽ አመሰግናለሁ ስለቤተሰብህ ንገረኝ ለሚለው ጥያቄ እንግዲህ ቤተሰቤ እሚኖረው ከባለቤቴ ጋር ነው። ስለዚህ ቤተሰቦቼ ደግሞ አራት ወንድም ሶስት እህቶች እና ብዙ አጎት እና አክስቶች እንደውም ዘመድ አለኝ ማለት ነው። ስለዚህ ቤተሰቤ ይሄንን ነው እሚመስለው። እና ያው ከባለቤቴ ጋር እምኖርበት ያው እራሴ ቤት ነው። እና ከዛ በተጨማሪ ያው በበዓላት ወቅት ብዙ ጊዜ እና አንዳንድ ዝግጅቶች በሚኖሩበት ሰዓት ሁሉም ቤተሰብ ጋር እንገናኛለን እንጫወታለን በዓል አብረን እናሳልፋለን ማለት ነው። ይህን ይመስላል አመሰግናለሁ።